በቀን ምን ያክል ውሃ እንደምጠጣ ለመግለጽ መጀመሪያ የዋልኩበት ቀን ምን አይነት ቀን እንደሆነ ማወቅ ያስፈልጋ፤ እንደሚታወቀው ብዙ ጊዜ የምናሳልፋቸው ቀኖች አንዳንድ ጊዜ ፀሀያማ ሊሆኑ ይችላሉ፤ አንዳንድ ጊዜ ደግሞ ዝናባማ ሊሆኑ ይችላሉ፤ አንዳንድ ጊዜ ደግሞ ብርዳማ ሊሆኑ ይችላሉ፤ እና የምጠጣው ውሃም ልክ በዛ የሚወሰን ይሆናል፤ ፀሀያማ በሆነበት ቀን ከስምንት እስከ አስር ብርጭቆ ውሃ ልጠጣ እችላለሁ፤ አልያ ግን ምናልባት ቀኑ ደመናማ ከሆነ ወይም ብርዳማ ወይም ቀዝቃዛ አይነት የአየር ንብረት ካለ ምናልባት ከምግብ ጋር ብቻ ወይም ምግብ ስመገብ ብቻ ለማወራረጃ ከአንድ እስከ ሁለት ብርጭቆ ልጠጣ እችላለሁ ስለዚህ ብዙ ጊዜ የምወስደው የውሃ መጠን ከቀኑ ሁኔታ ጋራ ቀጥታ የተገናኘ ነው ማለት ነው። ስለዚህ በትንሽ ከሆነ እስከ ሁለት ብርጭቆ ብዙ ከሆነ እስከ አስር ብርጭቆ አልያ ግን በአማካኝ እስከ ስድስት እስከ አምስት ብርጭቆ ድረስ በቀን ውሃ ልጠጣ እችላለሁ ማለት ነው።

እኔ የምወዳቸው ብዙ አትክልቶች አሉ ብዙዎችን ጓሮዬ ተክያቸዋለሁ እና ጓሮዬ በመትከሌ ምክንያት ስፈልግ የትኛውንም አይነት የጓሮ አትክልት ወይም አትክልቶች እጠቀማለሁ ማለት ነው። ከምጠቀምባቸው አትክልቶች መካከል ጎመን በጣም እጠቀማለሁ በተለይ በተለይ የሀበሻ ጎመን የሚባለውን በጣም ነው የምወደው። ከዛ ባሻገር እነ ካሮት እነ ቀይ ስር እነ ቃሪያ እነ ቲማቲም እና የመሳሰሉትን አትክልቶች እጠቀማለሁ። ከሁሉም ከሁሉም በላይ ግን የሚያስደስተኝ ቃሪያ ነው። ምክንያቱም የትኛውንም ምግብ ስንበላ እንደ ማባያ እንጠቀምበታለን አንደኛ የምግብ ፍላጎታችን ዝቅ በሚልበት ጊዜ ቃሪያ በምን ስንጠቀም የምግብ ፍላጎታችን ይስተካከላል። ከዛ ባሻገር የሀበሻ ጎመን በጣም ነው የምወደው በተለይ ውሃ ሳይጨመርበት በዘይት ብቻ ተጠብሶ ሲመጣ በጣም ነው የሚጣፍጠው የተለየ ጣዕም አለው። ስለዚህ ካሉት የአትክልት አይነቶች በተለይ ጓሮ ከተከልኳቸው የአትክልት አይነቶች ከሁሉም በላይ ለሀበሻ ጎመን ትልቅ ፍቅር አለኝ ማለት ነው። ያንን ስል ግን ሌሎቹን የአትክልት አይነቶች አልተጠቀምም ማለቴ አይደለም ከሁሉም በላይ የምወደው አትክልት ግን የሀበሻ ጎመን ነው ማለት ነው።

ፀሀይ ስትጠልቅ መመልከት በጣም ነው የምወደው ምክንያቱም ተፈጥሮአዊ የሆኑ ነገሮች አሏት ከዛ ባሻገር ብዙ ደስ የሚሉ ቀለማት ይታያሉ። ፀሀይ በምትጠልቅበት ሰዓት። ለምሳሌ የቀይ ቀለም አለ። ቢጫ ቀለም አለ። እንደገና ደግሞ ወርቃማ የሆነ ቀለም አለ። በጣም ደስ የሚል ነገር ተፈጥሮ እንድናደንቅ የሚያስገድደን ነገር አላት። ስለዚህ ፀሀይ ስትጠልቅ ብዙ ጊዜ ከፍ ያለ ቦታ ሆኜ ማየት በጣም ነው የሚያስደስተኝ። ለምን ያስደስትሃል ለሚለው ጥያቄ እዚህ ጋር ምላሼ የሚሆነው። ተፈጥሮአዊ የሆነ ነገር ነው ያላት። ሌላው ደግሞ ህይወት እንደሚቀጥል ታስተምረናለች ቀኑን ሙሉ ብርሃኗን ለእኛ ስትሰጥ ዋለች። ወደ አመሻሹ አካባቢ ትጠልቃለች ያ ማለት የሰው ልጅ ይወለዳል በህይወት ዘመኑ ማከናወን ያለበትን ተግባር ሲያከናውን ይቆያል። በመጨረሻ ደግሞ ግብአተ መሬቱ ይደርስና ከዚች አለም ይሰናበታል ማለት ነው። ስለዚህ ነገ ደግሞ እንደ አዲስ ሌላ ተስፋ ይዛ ብቅ ትላለች ፀሀይ። ስለዚህ እንደ አጠቃላይ የፀሀይ መጥለቅ ብዙ ነገር ብዙ ተፈጥሮአዊ ነገሮችን ስለሚያስተምረኝ። የፀሀይ መጥለቅ መመልከት በጣም ነው የምወደው ማለት ነው

በመስመር ላይ ብዙ ነገሮችን ገዝቼ አውቃለሁ ብዙ ጊዜ በመስመር ላይ የሚገዙ እቃዎችን ከተለያዩ ሀገራት አዝዤ በፖስታ ቤት በኩል መጥቶልኝ ያውቃል። ለምሳሌ ባለፈው ቀበቶ በመስመር ላይ ገዝቻለሁ። ከዛ በተጨማሪ ደግሞ የተለያዩ ሱሪዎች ጫማዎች እንደዚሁም የኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ስቶቭ አይነት እ እንደ ከኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ሞባይል አይነት እና የመሳሰሉ መሳሪያዎችን በመስመር ላይ ገዝቼ አቃለሁ ስለዚህ በመስመር ላይ ገዢ ነኝ ማለት ነው። በመስመር ላይ የምንገዛቸው ነገሮች ብዙ ጊዜ ጥራታቸውን የጠበቁ እቃዎች እንደመሆናቸው መጠን እና ከርቀትም እንደሚመጡ መጠን እኔ በመስመር ላይ የሚገበዩ የተለያዩ ግብይቶችን በጣም ነው የምወደው። ስለዚህ በመስመር ላይ ብዙ እቃዎችን ስለምገዛ በመስመር ላይ ገዢ ነኝ ብዬ ብናገር ማጋነን አይሆንም ማለት ነው። ስለዚህ በመስመር ላይ ገዢ ነኝ ማለት ነው

የምወደው ሽታ የተፈጥሮአዊ የሆኑ የሽቶ አይነቶች ነው ከዛ ባሻገር በጣም ደስ የሚለኝ የተለያዩ ሽታዎች አሉ። ለምሳሌ ተፈጥሮአዊ የሆኑ አካባቢዎች ለምሳሌ መስከረም አካባቢ የሚበቅሉ ብዙ አይነት አበባዎች አሉ የነሱ ሽታ በጣም የሚመስጠኝና የምወደው የሽታ አይነት ነው። ከዛ ባሻገር አካባቢያችንን ለ ወይም ደግሞ ቤታችንን ካጸዳን በኋላ የምንረጫቸው አየሩን እንዲያሳምር ወይም ደግሞ አየሩ ተፈጥሮአዊ እንዲሆን ብለን የምንረጫቸው ሰው ሰራሽም ቢሆኑ ጥሩ ሽታ ያላቸው የተለያየ መዓዛ ያላቸው ሽቶዎች አሉ ወይም ደግሞ ዶደራንት የምንላቸው ነገሮች አሉ። የነሱንም የነሱም ሽታ ደስ ይለኛል ከሁሉም በበለጠ ግን ተፈጥሮአዊ የሆኑ የሽቶ አይነቶች የበለጠ ደስታን ስለሚፈጥሩልኝ እነሱን በጣም ነው የምወዳቸው። ስለዚህ እንደ አጠቃላይ የምወደው ሽታ ተፈጥሮአዊ የሆኑ የሽቶዎች ሽታ ነው ማለት ነው

ሾርባ እወዳለሁ ምክንያቱም ሾርባ በጣም ወሳኝ ነገር እና ለሰውነትም ጠቃሚ የሆነ ነገር ነው ከሌሎች ምግቦች ጋር ስናወዳድር ቀጥታ ከሰውነታችን ጋር ግንኙነት ያለው እና ሰውነታችንን በቀላሉ መገንባት የሚችል ነገር ስለሆነ ሾርባ በጣም ነው የምወደው። የምወዳቸው የሾርባ አይነቶችን ደግሞ ስንመለከት የአትክልት ሾርባ እና ከስጋ የሚሰራ ሾርባ አለ። የአትክልት ሾርባን ስንመለከት በአትክልት ሾርባ ውስጥ ብዙ ነገሮች ይካተታሉ። ድንች ይኖራል። ካሮት ይኖራል ጥቅል ጎመን ይኖራል። እንዲሁም ከፋብሪካ ውጤቶች ወይም ከፋብሪካ ውጤቶች አዎ እነ ፓስታ እነ ሞኮረኒ እነ ሞኮረኒ ይኖራሉ። እንዲሁም በተጨማሪ የ ድፍን ምስር ይኖረዋል ስለዚህ እነዚህ በደንብ ሁኖ ተቀቅለው በደንብ ተሰርተው የሚቀርብ አይነት የሾርባ አይነት ነው ማለት ነው። የአትክልት ሾርባ ማለት። የስጋ ሾርባ ደግሞ ከስጋ እና ከስጋ ተዋጾዎች ወይም ከከብት ተዋጾ የሚሰራ ነው። እና እንደ አጠቃላይ ሾርባ በጣም ነው የምወደው።